የኛ የኢትዮጵያን የገበያ ቀን ብዙ ጊዜ ቅዳሜ ነው። ስለዚህ አብዛኛው ሰው ጥሩ ቃም የሚገባበት ቀን ቅዳሜ ስለሆነ። ይኸው ጥሩ ከሚያመጡበትን ቀን ጠብቄ ቅዳሜ ነው የምሄደው። ብዙ ጊዜ ቅዳሜ ነው ገበያ የምሄደው። ጥሩ ነገር ለማግኘት

በጣም ነው የምወደው በመስኮት ጎን መቀመጥ በተለይ ባሶችና ታክሲዎች አካባቢ መስኮት አካባቢ መቀመጥ ነው የሚሻለኝ አየር ለማግኘት። የሆነ የመጨነቅ እንትን አለብኝ። እና አየር ለማግኘት ብርሃን ለማየት ወደ መስኮት አካባቢ መቀመጥ እወዳለሁ

ገመድ እንደ ተለያዩ ነገሮች እንጠቀምባቸዋለን። ብዙ ጊዜ ስፖርት ስንሰራ ለመዝለል ያው ገመድ ግዴታ ስለሚያስፈልግ። ያው ገመድ ብዙ እጠቀማለሁ ልብስን ለማስጣት ገመድ እጠቀማለሁ። የሆነ እቃ ለመቋጠር ብቻ ለብዙ ነገር ገመድ። እኛ ኢትዮጵያውያን እንጠቀምበታለን

መካከለኛ ማለት በጣም ሙቀት ያልሆነ በጣም ቀዝቃዛ ያልሆነን ሁኔታን እመርጣለሁ። ለምሳሌ እኔ ያለሁበት አካባቢ መካከለኛ የሆነ ነውና ከቅርብ ጊዜ በፊት በጣም ሙቀት ያለበት አካባቢም ነበርኩና በጣም ፊቴ ተበላሽቶ ነበር። ቀዝቃዛ ቦታም ሲሄድ ይበላሻል ስለዚህ ይሄ መካከለኛ የሆነ ሙቀት አይነት እመርጣለሁ እና

ዊ? ምን አይነት ጫማ ሞት ፍላት የሆኑ ጫማዎች በጣም ነው ደስ የሚሉኝ ክፍት ሆኖው ፍላት የሆኑ ጫማዎች በጣም ደስ ይለኛል። ሽፍንም ቢሆኑ እንደ ቫንስ አይነቶች እንደ ኦልስታር አይነቶች ፍላት የሆኑ ነገሮች በጣም ነው የሚመቹኝ በጣም እና በዚህ አጋጣሚ ይገዛልኝ መግዛት የምትችሉ።

እውይ ለመዝናናት ካልወጣው በስተቀር የመዝናናት የሆነ መዝናኛ አካባቢ ምናምን ካላደርኩ ሁሌ ጠዋት ምናምን አላይም ምክንያቱም ስራ ስለምሰናራና ያን ያክል በፀሀይ አልመሳሰጥም በጨረቃ ነው የምመሳሰጠው ከጸህይ ይልቅ ብዙም አላይም አላይም የፀሀይ መውጣትን አላያትም።

ምን አይነት የቤት እቃዎች አሉ ብዙም የለም ቤት አዲስ በለትደር ስለሆንክ ብዙም የሟለሁት ነገር የለም። ግን ምጣዳ አለ ያው የኛ እንጀራ መጋገሪያችን ነው የኢትዮጵያን ሙሰባ አለ ከዛ ስቶብ አለ ከዛ ፍራሽ አለ። እና አንዳንድ ጥቃቅን ነገሮችም አሉ።

አዎ ጥሩ ግንኙነት አለኝ። ምክንያቱም ይሄ በጣም እንትን አይደለሁም። ፈጣን አይደለሁም። በጣምም እንትን አይደለሁም። እንትናቸውን ክብራቸውን ጠብቄ ክብሬንም ጠብቄ ነው የምኖረው። እና ጥሩ ግንኙነት አለኝ። ይሄ በጣም እንትን አይደለም

ሩዝ እንትን ነው እንደ አሰራሩ ነው እና እኔ ሩዝ በእንቁላል እወዳለሁ። ግን ይሄ በጣም ብዙ የምበል አይነት ሰው አይደለሁም። በጣም በጣም በጣም የምወድ አይነት አይደለም ግን። በእንቁላል በአትክልት ከተሰራ ግን የምበላ ነኝ ከዛ ውጪ ግን በባዶ የሚሰራ ሩዞች እኛ አካባቢ ስንት እንደዛ ስለሆነ የሚሰሩት። እነሱን አልወዳቸውም ጭራሽ አልወዳቸውም እና በካሮት በድንች የሚሰሩ ሩዞዎች በእንቁላል የሚሰሩ ሩዞዎችን። ይመቹኛል እነሱ

አዎ በደንብ ነው ማንሳት የምወደው ያው እንደነገርኩህ ካሜራ በጣም ነው የምነሳው በጣም ጥሩ ነገር አለባበስ ጥሩ ስታይል ምናምን ሲኖረኝ ልብ በደንብ ነው የማነሳው። እና ከዛ ውጪ ደግሞ እንትን ይሄ መናፈሻ ወይ ጥሩ እይታ በማይ ሰዓት ወደ ሀይቅ አካባቢ በሄድኩ ሰዓት አነሳለሁ። እና ማንሳትም አወዳለሁ

አንድ አይንስም አንድ አይንስም የማውቀው ቀልደኛ ገበሬ በሰኔ ይሞታል የሚባለው ነገር ደስ ይለኛል እኔ ለራሴ ምን የሆነ ትምህርት የምሰጠኝ ነገር ነው። እና በጊዜውና በሁ በትክክለኛው ሰዓት። ምንም ነገር ማድረግ እንዳለብኝ የሚነግሪ ስለሆነ። ፈልደኛ ገበሬ በሰኔ ይሞታል የሚለው ነገር እኔ ትልቅ ትርጉም አለው

ክንፉ በጣም ከምወደው የ የምግብ አይነት አንዱ ነው። በተለይ እኛ ኢትዮጵያውያኖች በደንብ ነው የምንበላው። በአራሶች ምናምን ግን እኔ በጣም ከሚወዱትና በጾምም ሰዓት ቢሆን የምበለው ቢኖር ገንፎ ነው። በጣም በጣም

ከድሮ ደንበኞቼ ጋር ነው እገናኛለሁ በደንብ ነበር የምገናኘው። ይኸው ስራ ስላቆምኩኝ አሁን ላይ ብዙ ከቤት አልወጣም። ግን ባወጣው ሰዓት ለገበያ ምናምን በወጣው ሰዓት አገኛቸዋለሁ። እና በደንብ እገናኛለሁ

በጣም በጣም ነው የምወደው ቅመማ ቅመም በጣም ነው የምንጠቀመው እኛ ኢትዮጵያውያኖች በጣም ብዙ አይነት ቅመማ ቅመማን ነው የምንጠቀመው። እኔ በጣም ነው የምወደው። ምንም አይነት መግብ ስንሰራ። ቅመማ ቅመም በደብ አደርጋለሁ አዘጋጃለሁ ሲጀመርም አዘጋጅቼ አስቀምጣለው

ከዚህ በፊት በነበረው ስራዬ ላይ ከአለቃዬ ጋር በጣም መልካም ግንኙነት ነበረን ከአለቃነት ባለፈ እንደ ጓደኛዬ ነበረች። ባለቤቷን እንደዛው ከጓደኛ እንደ ጓደኛዬ እንደ ቤተሰብ ነበሩና። በጣም ጥሩ ይሄ የአለቃና የሰራተኛ ግንኙነት ሳይሆን ከዛ የተሻለ

ጠዋት ወይም የማታ ሰው እኔንጃ ይሄን እንኳን እኔ አላውቀውም ግን ጠዋት በጠዋት መነሳት ብዙ አልወድም የነበረ ከገቡ በኋላ ነው። በጧት መነሳት የጀመርኩት ግን ከጧት ይልቅ ማታ። የተሻለ ጊዜ አለኝ ብየ አሰብ አለው። በርግጥ በጠዋት መነሳት ብዙ ስለማልወድ ማለት ነው። ያው ጠዋት ጠዋት ስለማረፍድ ከአረፈድኩ ከረፈደ በኋላ ስነሳ ያው ይደብረኛል። ምናምን ነገር እና ማታ ይሻለኛል የማታ ሰው ብሆን ይሻለኛል።

ቦርሳ በጣም የምወዳቸው የሴት ቦርሳዎች አሉ። እነዚህ መካከለኛ የሆኑ ትልልቅ ያልሆኑ ትንንሽ በእጅም የሚያዙ ያልሆኑ መካከለኛ በትከሻ የሚያዙ ቦርሳዎች በጣም እወዳለሁ በሌዘር የሚሰሩ ቦርሳዎች በ እነሱ እነሱን በጣም እወዳቸዋለሁ።

በበጋ ወቅት ያው እኛ ኢትዮጵያውያን እኔንም ጨምሮ የማደርገው ነገር ቢኖር። ተመሳሳይ ነገር ነው ቤት ውስጥ ለምግብነት የሚያውሉ ነገሮችን ማዘጋጀት ነው። በፀሀይ መድረቅ ያለባቸውን ነገሮች በበጋ ሰዓት ነው የምናዘጋጀው። በርበሬ ጤፍ እንደገና ሽሮ ምናምን በበጋ ወቅት እናዘጋጃለን። ትልልቅ ልብሶችን አጥባለሁ። ቶሎም የማይደርቁት በበጋ ወቅት በማጠብ ነው የማሳልፍም

የምወደው ጣፋጭ ምግብ አንደኛውና ዋናው። በባቅላባ ይባላል ይኸው በማር የሚዘጋጅ ነው በማርና በዱቄት። በጣም የምወደው እሱን ነው ኬክ በጣም ነው የምወደው ክሬም ኬክ በጣም በጣም ጣፋጭ ነው በጣም ነው የምወደው። የቸኮሌት በጣም ነው የምወደው በጣም ብዙ ሁሉንም ጠፋጮች በጣም ነው የምወደው

አትክልት እሰራለሁ በጣም ነው የምሰራው አትክልት ያው በተለይ በተለይ የሀበሻ ጎመን ጥቅል ጎመን ቆስጣና ሰላጣ በጣም ነው ሚ የሚመቹኝ። ሃፒታይቴ ሲጠፋ እነሱን ነው የምመገበው። ቲማቲም ቁርጥ እና ደግሞ ድንች በጣም ነው የምወደው። ድንች እንደገና ደግሞ ስኳር ድንች ራሱ አሁን እየቀቀልኩ ነው ልበላ ነው። እና ስኳር ድንችበጣም ነው የምወደው

ባህላዊ ልብስ በጣም ደስ ይለኛል እለብሳለሁ በደንብ ነው የምንለብሰው ትላንት ገና ነበር ለብሻለሁ። ወደፊት ደግሞ ከሁለት ሳምንት በኃላ ጥምቀት አለ እሱንም እለብሳለሁ። እና አዲስ ልብስ እንደውም እያሰራሁ ነው። ባህላዊ ጥብ ሀበሻ ልብስ የሀበሻ ልብስ በጣም ነው ሚመቸኝ። ያው ብር ካለ። ሁሌም ብለብስ ደስ ይለኛል። ውድ ነው እንጂ

የምወደው መክሰስ እርጥብ እርጥብ በጣም ነው የምወደው ብዙ ግዜ እኛ አካባቢ በደንብ ይሰራል። ከቤት ውጪ ፋስት ፉድ የሚዘጋጅባቸው አካባቢ ይዘጋጃል። እርጥብ ድንች ዳቦ ምናምን ቅልቅል ስለሆነ በጣም ነው የሚመቸኝ። ያው የርጥብ ሰው ነኝ

አዳዲስ የስራ ግንኙነቶችን እፈጥራለሁና። እኔ የማውቃቸውን አዳዲስ የስራ ግንኙነቶችን ለሌሎች ሰዎች በማሳወቅ። በደንብ ግንኙነት ተግባቦት ስላለኝ አዳዲስ የስራ ግንኙነት እፈጥራለሁ። ደስም ይላል

አዎ የቀን መቁጠሪያ እጠቀማለሁ በ ስልኬም አለ። እንደገና ደግሞ በወረቀትም አለ የ ባንኮች። ካላንደር የሆኑ ቀናቶችን ባአላትን የማይበት በቀን መቁጠሪያ ነው። በተለይ በስልኬ ያለው የ ኢትዮጵያን መቁጠሪያ አለ። በእሱ እያየው ነው የምጠቀመው።

የትንኝ መረብ ያው ያለንበት አካባቢ ስ ትንኝ ስላለው በደንብ ነው የምንጠቀመው። ምክንያቱም ትነኝ በጣም ቆዳን እንት ይጎዳል ያበላሻል። ስለዚህ መረብ መጠቀም አለብን። መረብም አለ በጤና ጣቢያ የሚሰጥም በግል የሚገዛም እኛ አካባቢ በደንብ መረብ እንጠቀማለን የትንኝ መረብ።